ያትክልት ስራ አደርጋለሁ። በጣም አላዘወትርም ግን አልፎ አልፎ የመኮትኮት የመትከል ስራ እሰራለሁ እዚህ ሳይሆን ቤተሰብ ጋር በነበርኩት ጊዜ ማለት ነው። እና እንደዚህ አይነት ስራዎች በጣም ይመቹኛል አዘውትሬ የምስራ አይነት ሰው ነኝ። እና እንደዚህ አይነት ዛ አይነት ስራዎች እሰራለሁ። አዎ አደርጋለሁ

የምትወደው ከተማ የት ነው? እና ኢትዮጵያ ውስጥ ያው የመጣሁበትን ቦታ አርባምንጭን በጣም እወዳለሁ። ስላደኩበትም የአካባቢውን የአየር ፀባይ በሙሉ ተላምጄ ስላደኩት። እና ይመቸኛል በጣም እወዳለሁ። ከዛ ባለፈ ደግሞ ሌሎችንም የምወዳቸው ከተማዎች ባያቸው ብዬ የምመኛቸው ከተማዎች አሉ

ምን አይነት ቦርሳ ትጠቀማለህ? በ ቦርሳ አልጠቀምም። የኪስ ቦርሳ ምናልባት ወደፊት የመጠቀም ሀሳብ አለኝ። ሌላ ግን አሁን የምጠቀመው የኪስ ቦርሳ የለኝም። የኪስም ሆነ የምንም አይነት ቦርሳ አልጠቀምም። አሁን ቦርሳ ተጠቃሚ አይደለሁትም በዚህን ሰዓት ማለት ነው። ወደፊት ግን የመጠቀም ሀሳብ አለኝ ይሄ ነው

የምትወደው ጣፋጭ ምግብ ምንድነው? እናም ወደው ጣፋጭ ምግብ ያው ሩዝ ይመቸኛል ሩዝ በጣም እወዳለሁ ቁርስ ብዙ ጊዜ ማዘወትር አለው ሳምንት ሶስት ቀን ምናልባት ሁለት ቀን። አራት ከአራት ቀን ድረስ ቁርስ ላዘወትር እችላለሁ ማለት ነው። እና ሩዝ በጣም እወዳለሁ። ስለዚህ ይሄ ነው የሚመጡኝ ምግቦች ውስጥ አንዱ ማለት ነው ይሄ ነው

ቅትር ምን ትመገባለህ ለሚለው? ያው እንግዲህ ያገኘሁትን እመገባለሁ እና ዩኒቨርሲቲ ተማሪም ነኝ። ምግብ ካፌ አካባቢ ስለሚዘጋጅ እሱን ነው የምመገበው። እና ያው ጥሩ ምግብ አገኛለሁ ብዬ አስባለሁ እና። ቀትር የምመገበው ምግብ ያው ብዙ ጊዜ ሽሮ ወይ ደግሞ ክክ ይሆናል ማለት ነው። ይሄ ነው

በጣም የምወደው ፊልም በሀገራችን ውስጥ ምንድነው? ላምባ የተሰኘ የአንድ ሰዓት ከምናምን ፊልም ነው። እና ይሄንን ፊልም በጣም ልወደውም ድግሜም እንድመለከት ያሰብኩበት ምክንያት ምንድነው? ፊልሙ በእውነተኛ ታሪክ ላይ የተመሰረተ ነው። በእውነተኛ ታሪክ ላይ የተመሰረተም ከመሆኑ በላይ በጣም ልብ አንጠልጣይና አስተማሪ

ዝናብ ሲዘንብ ሰው የተለያየ ነገር ያደርጋል። እና ለምሳሌ መንገድ ላይ እያለም ይዘንብ ከሆነ ወይ ደግሞ እቤት ውስጥ እያለህ ይዘንብ ከሆነ እና እንደ ሁኔታው ይለያያል ማለት ነው። ስለዚህ መንገድ ላይ ያለውት የሚዘንብ ከሆነ ያው የምትጠለልበትን መፈለግ ነው የሚሆነው ማለት ነው

የጨረቃ ብርሃን በጣም እወዳለሁ። የጨረቃ ብርሃን ልክ አመሻሽ አካባቢ ስትወጣ ማለት ነው ያለው ስሜት በእውነት በጣም ደስ የሚል ስሜት ነው። እና ለዚህ ነው የጨረቃ ብርሃን በጣም የምወደው። እና በግል የጨረቃ ብርሃን በጣም እወዳለሁ እና ብዙ ጊዜ ልክ አመሻሽ አካባቢ ወጥቼ ለመመልከት እፈልጋለሁ